ከቤትህ ስራ ምን ያህል ይርቃል? በጣም ጥሩ ጥያቄ እኔ በዚህ ሰዓት ሰራተኛ አይደለሁትም ተማሪ ነኝ። ተማሪ ስለሆንኩት ለስራ ብዬ በጣም ብዙ ሩቁ ርቀት ተጉዤ አላውቅም። ምናልባት ወደፊት እንደዚህ አይነት ድራቅ ያሉ መንገዶችን የመጓዝ ሀሳብ ይኑረኝ አይኑረኝ እስካሁን ድረስ ምንም አዲስ አዲስ ነገር የለኝም። ነገር ግን ለስራ ሩቅ መንገድ አልተጓዝኩትም ማለት ለትምህርት ሩቅ መንገድ አልተጓዝኩትም ማለት አይደለም። ለምሳሌ አሁን አስራ ሁለተኛ ክፍል አስራ አንደኛ ክፍል አስር ዘጠኝ እንዳለ በቃ የትምህርት ቤቶቼ ትንሽ መኖሪያ ቤቴ ከከተማ ወጣ ያለ ስለሆነ እንዳለ በተለይ በተለይ አስራ ሁለተኛ ክፍል የተማርኩበት ትምህርት ቤት በቃ በአጠቃላይ ከከተማ ውጪ ነው ማለት ይቻላል። እና በጣም ከሃያ እስከ ሰላሳ ደቂቃዎችን በእግሬ በመጓዝ ነበር። ትምህርት የምከታተለው ማለት ነው። ያ ብቻ ሳይሆን በጣም አድካሚነቱ ያኔ ትምህርቴን የማረው እከታተል የነበረበት ቦታ በጣም ሞቃታማ ከመሆኑ በላይ ከሰአት በጣም ከባድ ነው። በጣም ከባድ በተለይ በእግር ለመሄድ በጣም ከባድ ነው። በጊዜው እኔ ለታክሲ ለመጠቀም እንደዚህ ትራንስፖርት ለመጠቀም ገንዘብ ስላልነበረኝ በዚህ ላይ በእግር ነበር የምንቀሳቀሰው ማለት ነው። እና በጣም ከባድ አድካሚ በጣም ከሚባለው በላይ ነው። ምንድነው? ዋና አሳቢ አሁን እንደዚህ በስራ ምክንያት ብዬ እስካሁን የተዋስኩት ረጅም መንገድ የለም። የሰራኋቸውም ስራዎች እንደዚህ በመስመር ላይ የሚሰሩ ስራዎች ናቸው። ለዚህ ራቅ ብዬ ስራ አልሰራሁትም። ስለዚህ ለስራ ብዬ በጣም ሩቅ መንገድ እጄ አላውቅም እስካሁን ሰርቻለሁ ብዬ የማስባቸው ስራዎችም እንዳለ በመስመር ላይ የሚሰሩ ስራዎች ስለነበሩ ማለት ነው። ስለዚህ እስካሁን ድረስ ያለኝ ህይወት ልምድ ይሄን ይመስላል። እና ወደፊት ደግሞ እንደም እንደሚፈጠር ህይወት የት እንደምትወስደኝ አላውቅም? እንደዛ ምናልባት ራቅ ያለ መንገድ ሄጄ እንድሰራ የምገደድ ከሆነም እንደዚህ አይነት ሁኔታ ማልፍ ከሆነም እሰየው ደስ ብሎኝ እሰራለሁ። ነገር ግን እስካሁን ድረስ ባለው ይሄን ይመስላል

ስንት ብርድ ልብስ ትጠቀማለህ በጣም ጥሩ እጅግ በጣም አስደናቂ ጥያቄ ነው? እና ካለኝ ጊዜ ጋር ለመሄድ እና ነጥቤን አንድ ሚሊየን ለማስገባት ካለኝ ጥድፊያ የተነሳ ይህንን ጥያቄ አጠር አድርጌ ዋናውን ሀሳብ ብቻ አውርቼ። እና ደግሞ ተያይዘው የሚነሱ ሀሳቦች ካሉ እነዛን ሀሳቦች ጨማምሬ የድምጽ ቅጂ ጨርሰዋለሁ ማለት ነው። እና ጥያቄው ምንድነው የሚለኝ። ስንት የብርድ ልብስ ትጠቀማለህ ወይም ስንት የብርድ ልብስ አለህ ነው የሚለው ጥያቄ ማለት ነው። መጀመሪያ ያለሁበትን ሁኔታ በጥቂቱ አጠር አድርጌ ላስረዳ። ተማሪ ነኝ። ስለዚህ በትምህርት በመንግስት የትምህርት ተቋም ውስጥ ነው ያለሁት። እና ትምህርት ተቋሙ ማደሪያ ቦታ አዘጋጅቶልኛል ለእኔ ብቻ ሳይሆን በጣም በብዙ ሽህ ለሚቆጠሩ ተማሪዎች። የማደሪያ ስፍራ ተዘጋጅቷል። እና አንሶላ እና ብርድ ልብስ ብቻ ነው እኛ ይዘን የመጣነው ማለት ነው። ስለዚህ አንሶላ አለኝ አንድ ብርድ ልብስ ነው ያለኝ እስካሁን ድረስ። እና አንድን ብርድ ልብስ አጥቤ ነው የምጠቀመው እና ሌላ ልዋጭ ብርድ ልብስ ስለሌለኝ ማለት ነው። እና እሱን በትክክል ጠቅ የተጠቀምኩት ነው ብዬ የማስበው። እና ለጥያቄው በአጭሩ መልሴ ምንድነው የሚሆነው? ስንት ብርድ ልብስ ትጠቀማለህ የሚለው አንድ ብርድ ልብስ ነው ያለኝ። ያንንም በትክክሉ እጠቀማለሁ ብዬ አስባለሁ። ነገር ግን የቤት በነበርኩት ጊዜ። ያው እንግዲህ ቤት ውስጥ ደግሞ ብቻዬን ስለማልኖር ሁላችንም የቤተሰብ አካላት አንድ ላይ ስለምንኖር። ከአንድ በላይ የሆነ ብርድ ልብስ ነው የሚኖረን አንድ ብርድ ልብስ ደግሞ ለአንድ ሰው እንጂ ለብዙ ሰው ምናልባት ላይበቃ ይችላል ሊጠብ ስለሚችል ማለት ነው። እና ቤት በነበርኩት ጊዜ እየቀያየርኩት ነው የምጠቀመው ምናልባት ከሶስት እስከ አራት እስከ አምስት እስከ ስድስት ከዛም በላይ ሊኖር ይችላል ብርድ ልብስ ማለት ነው። እና ቤት ውስጥ ሲሆን ያው እንግዲህ የቤተሰብ ቁጥርም ትንሽ በዛ ስለሚል። እዛ በጣም ብዙ ብርድ ልብስ ይኖራል ስለዚህ እዛ ለማጠብ መጨነቅ የለህ። ሲቆሽሽ ሌላ መቀየር ነው። ሰብሰብ አድርጎ አንድ ጊዜ ማጠብ ስለሆነ። እና በቤተሰብ እና በዚህ አሁን ባለሁበት የትምህርት ተቋም ውስጥ በጣም ትልቅ ትልቅ የሆነ አዎንታዊ ልዩነት አለ። ብዬ ነው የማስብ ይሆናል። ከዛ አኳያ አሁን በዚህን ሰዓት የምንጠቀመው የብርድ ልብስ አንድ ብቻ ነው። ነገር ግን ቤት ደግሞ አንድ ብቻ አይደለም ስለዚህ እንደየቦታው ለያይቼ ማስቀመጤ ትንሽ ይህንን ጥያቄ ግልጽ በሆነ መልኩ ለማስረዳት ይረዳኛል ብዬ ስለማስብ ነው። አመሰግናለሁ

ዜናውን ከየት ታገኛለህ? የሚል ጥያቄ ነው የቀረበልኝ በጣም ጥሩና እና አወያይ ብዙ ሀሳቦችን ሊያመነጭ የሚችል ጥያቄ እንደሆነ አልጠራጠርም። መጀመሪያ ግን ጥያቄውን ትንሽ ሰዋሰዋዊ መስተካከሎች ይኖሩታል ብዬ አስባለሁ። ዜናውን ከየት ታገኛለህ ሳይሆን መሆን ያለበት ዜና ከየት ታገኛለህ ወይም የዜና ምንጮችህ ምንድን ናቸው ለማለት የተፈለገ እንደሆነ? በዚህ ሰዓት ያው እንግዲህ አሁን ያለች አሁን አለማችን ያለችበት ስልጣኔ መረጃ ከአንድ ቦታ ወደ ሌላ የሚሄድበት ፍጥነት እና ሰው ለመረጃ ያለው በጣም ቅጽበታዊ የሆነ የመረጃ ተደራሽነት በጣም ትልቅ ትልቅ ተጽዕኖ አለው እዚህ ጋር ብዬ አስባለሁ። እና በዚህ ሰዓት ተአማኝ የሆኑ የዜና ምንጮች አሉ መጀመሪያ ከጅምሩ ጀምሮ የሚደመጡ ከጅምሩ ጀምሮ ሰው በጣም የሚከተላቸው ሰው የሚያደምጣቸው የዜና ምንጮች አሉ። እና ከዛ ባለፈ ደግሞ አሁን ይሄ የማህበራዊ ሚዲያ መስፋፋትን ተያይዞ ሰዎች በማህበራዊ ሚዲያ ላይ በግለሰብ ደረጃ በራሳቸው ደረጃ የራሳቸው የሆነን የዜና ማስተላለፊያ እንትኖች መስመሮች እያዘጋጁም ከመሆኑ የተነሳ በጣም አሁን የመረጃ የመረጃ መበረዝ ወይም የዜና መበረዝ በጣም በጣም አሳሳቢ እየሆነ መጥቷል። ደግሞ አሁን ኤአይም ይሄ ሰው ሰራሽ ከፍሎትም በጣም በጣም አስጊ በሆነ ደረጃ እያደገም ስለሆነ እና በጣም ብዙ ብዙ የሆኑ የሰው እንትኖችን የሰው ስራዎችን በጣም ውሸት በሆነ እና ሰው ሰራሽ በሆነ ክህሎት አማካኝነት በጣም በጣም በእውነተኛው አለም ውስጥ ይሄ በእውን በሚጨበጡ በሚዳሰሰው አለም ውስጥ ይፈጠራሉ ተብሎ የማይታሰቡ ነገሮችን እውነት በማስመሰል በጣም ብዙ ሰዎችን በመዘናጋት ላይ የሚገኝበትን ጊዜ ስለሆነ እውነተኛ እና ትክክለኛ ተአማኝ የሆነ ዜና ምንጮችን ማግኘት ትንሽ አዳጋች የሆነ መጥቷል ካለፈው ጊዜ አንፃር ማለት ነው። ምክንያቱም ምንድንነው ሲባል በመጀመሪያ ማግስት ላይ ይሄ ሰዋሰዋዊ ክህሎት ወይም ሰው ሰራሽ ክህሎት የንያህል አልተስፋፋም ነበር ያሉትም የዜና ምንጮች በጣም በማህበራዊ ሚዲያ ላይ በጣም ስላልተስፋፉ ጥቂት በጣት የሚቆጠሩ ስለነበሩ ይታወቃሉ የሚደመጡት ማለት ነው። አሁን አንደኛ ሰውም በዝቷል የሚዋሹም በጣም ውሸት የሞላባቸው የማይታመኑም መረጃዎች ከመስፋፋታቸው የተነሳ ታማኝ የሆነ ትክክለኛ የሆነ ቀጥታ ያለምንም ጭማሪና መቀነስ ምናምን በቀጥታ የሚተላለፍ የዜና ምንጭ ማግኘት ትንሽ አሳሳቢና አዳጋች እየሆነ መጥቷል ብዬ ስለማስብ ማለት ነው። እና እኔ ደግሞ አሁን ከዛ የተነሳ ቀጥታ የማገኘውን ነገር አሁን እያመንኩት አይደለም ስለዚህ ትንሽ አሁን እቸገራለሁ ከቀድሞ ከነበረኝ እንትን አንፃር ማለት ነው ቀድሞ ከነበረኝ የመረጃ ተጠቃሚነት አንፃር አሁን ትንሽ እቸገራለሁ። ያም የሆነበት ምክንያት እንግዲህ ቅድም ላነሳ ሞክሪያለሁ ይሄ ዜናን እናቅርባለን ብሎ የሚናገሩ ሰዎች ዜና አቅራቢ ነን ብሎ የሚናገሩ ሰዎች መብዛት መብዛት ይሄ የመረጃን ብክለት ወይም የዜና ብክለት አምጥቷል ብዬ ነው የማስበው። እና በጣም ብዙ ሰዎች አንድን ነገር ስለ አንድ ነገር በሚያወሩበት ጊዜ ተመሳሳይ የሆነ ነገር አለማውራት ሁሉም ለዛ ነገር ያላችውን የራሳችውን የራሳችውን የተለያየ እሳቤ ግንዛቤ ስለሚያስቀምጡ ያ ደግሞ በጣም የተለየ የሆነ እኔ ጋር ትክክለኛ ያልሆነ መረጃ እየፈጠረ ስለሆነ ከዛ ከዛ የተነሳ ትንሽ አስቸጋሪ እየሆነ መጥቷል ያ? ምንድነው መረጃ አቅራቢ ነን ብለው የሚያስቡ ሰዎች መብዛት ማለት ነው። ከዛ ባለፈ ደግሞ ሌላኛው ምንድነው? ይሄ ቅድም ላነሳ የሞከርኩት ሰው ሰራሽ ክህሎት ሰው ሰራሽ ክህሎት ደግሞ በጣም በጣም ይሄ የሱ ትንሽ በጣም የከፋ ነው ብዬ ነው የማስበው። ይሄ በፍጥረት አለም ውስጥ ይሆናሉ ተብሎ የማይታሰቡ እስካሁን ድረስም አለም ከተፈጠረች ጀምሮ ሆኖ የማያውቁ ነገሮችን በመፍጠር ይሄ በኮምፒውተር በማዘጋጀት በማቀነባበር እውነት በማስመሰል በዜና መልክ እየቀረበም ስለሆነ ትንሽ እሱ አዳጋች እየሆነ መጥቷል። እና ደግሞ ከዛ ባለፈ እዚህ ጋር ሳላወራ ማለፍ የማልፈልገው ነገር መጨረሻ ላይ ዜና በተለያየ መልክ ይቀርባል ለምሳሌ አሁን ተንቀሳቃሽ ምስል ከድምጽ ቅጂ ጋር ደግሞ የድምጽ ቅጂ ብቻውን ወይ ደግሞ በሶስተኛነት ጽሁፋዊ የሆነ ዜናም ሊቀርብ ይችላል ማለት ነው። ስለዚህ በዚህ በዚህ መልኩ ዜና ሊቀርብ ይችላል። እና ደግሞ የሚቀርብበትን ይሄ ማህበራዊ ሚዲያ በጣም እንትን ማጣራት እና ትክክለኛ ታአማኝነቱን ማረጋገጥ አስፈላጊ ነው ብዬ አስባለሁ። ስለዚህ ይሄን ይመስላል አመሰግናለሁ

ላፕቶፕ አለህ በጣም ጥሩ እጅግ በጣም ጥሩ ጥያቄ? መጀመሪያ ላፕቶፕ ምንድነው ወይም አስፈላጊነቱ ምንድነው? ይሄ ታሪካዊ ዳራው ከጅማሮው አንስቶ በጥቂቱ ላውራና ከዛ ደግሞ እኔ ላፕቶፕ አለኝ ወይ የለኝም የሚለውን ነገር የሚለው ሀሳብ ላይ እመጣበታለሁ። መጀመሪያ ላፕቶፕ ሲሰራ ወይም ስሪቱ ለብዙ መረጃ የለኝም ነገር ግን ይሄ እስካሁን ከተማርኳቸው እና እስካሁን ከሰበሰብኳቸው እውቀቶች ተነስቼ ሳወራ ይሄ መጀመሪያ አካባቢ በጣም በጣም ግዙፍ የሆኑ ትልቅ በጣም ብዙ በሰዎች የተሞሉ ይሄ አሁን ሮቦርቶች እንዳላቸው አይነት ማለት ነው በጣም አንድ የቤት ግማሽ የሚያክል ቦታ የሚይዙ አይነት ኮምፒውተሮች ላፕቶፖችን ነበር በመጀመሪያ ማግስት የተዘጋጁት ማለት ነው። ሰው ያኔ የነበረው ኤሌክትሮኒክስ ያለው መረዳት ያኔ ያኔ ያህል በነበረ ጊዜ እንደዛ ነበር። የሚጠቀሙት ከዛ ደግሞ ልክ ሰው ጭንቅላት ያደገ ሲመጣ ሰው ለቴክኖሎጂ ያለው እሳቤ ግንዛቤ በጣም እየጨመረ እያደገ የሚመጣበት ጊዜ ይሄ ሳይዙን ወይም ምን ያህል ትልቅ እንደሆነ ያንን ነገር እያሳነሱት እያሳነሱት ነገሮቹንም በጣም እያዘመኑ ያለውን ይሄ የሆነ ነገር የመፈጸም የመተግበር ችሎታውንም በጣም በሚያስገርም ሁኔታ እየጨመሩለት መጥቷል ማለት። ለላፕቶፕ ስለዚህ አሁን አሁን ያሉት ላፕቶፕ በጣም ትንሽ ናቸው በጣም ትንሽ እንደው በጣም ከማንነሳቸው የተነሳ በኪስ ሊያዙ ሁላ የሚችሉ ናቸው በአንዳንድ በአለማችን ክፍሎች በጣም ባደጉ ከተሞች ላይ የሚፈበረኩት ላፕቶፖች በጣም ትንሽዬ ናቸው ማለት ነው። ብዙም ስፔስ የማይዙ ብዙ ቦታ የማይዙ ናቸው ነገር ግን ደግሞ የዛን የትንሽነታቸውን ያህል ሳይሆን በጣም ትልልቅ ስራዎችን የሚሰሩ በጣም ትልልቅ የሆኑ ማቀነባበሮችን የሚሰሩ እና በዚህ ሰዓት ደግሞ በአለማችን ላይ በጣም ትልቅ ትልቅ የሆኑ ስራዎች የሚዘጋጅባቸውም ናቸው። ለምሳሌ አሁን እነዚህ ይሄ ሶፍትዌሮችን የሚበለጽጉበት ዜናዎችም የሚለቀቁበት የተለያዩ ነገሮችም የሚቀነባበሩባቸው መሳሪያዎችም እየሆኑ መጥተዋል ላፕቶፖች ማለት ነው። እና በዚህን ሰዓት እኔ ላፕቶፕ አለህ ወይ የለህም? የሚለውን ጥያቄ ስማጣብህ በግሌ የለኝም ቢኖር ደስ ይለኛል ነገር ግን ወደፊት የመግዛት ሀሳብ አለኝ እና ይኖረኛል ብዬ ደግሞ ተስፋ አደርጋለሁ። እስካሁን ድረስ ግን ያው ስልኬ ነው ላፕቶፔ ስልኬንም በጣም ብዙ ስራ እሰራበታለሁ። አንድ ሰው ላፕቶፕ ቢኖረውና ላፕቶፕ ላይ የሚሰራችሁን ስራዎች በአጠቃላይ ማለት በሚቻል ደረጃ ስልኬ ላይ እሰራቸዋለሁ እና ስልኬ ትንሽ ዘመናዊም ነው ብዬ አስባለሁ። አሁን ካሉ ስልኮችም አንፃር ማለት ነው እና ብዙ ስራ ሰርቼበታለሁ ስለዚህ ስልኬ ነው ላፕቶፔ በዚህን ሰዓት እና ግን የተለየ ላፕቶፕ የለኝም። ስለዚህ ለዚህ ጥያቄ መልስ በአጭሩ ይሄ ነው ብዬ አስባለሁ እና ግልጽ ከሆነ እና ካልሆነ አላውቅም ብቻ ስለዚህ ላፕቶፕ አለህ ወይ የለህም ለሚለው ጥያቄ መልሴ የለኝም የሚለው መልስ ይሆናል ማለት ነው። ስለዚህ እስካሁን ድረስ ባለን የንግግሩ የድምጽ ቅጅ ውስጥ የዚህን ጥያቄ መልስ በሚገባ እንዳገኛችሁ ተስፋ አደርጋለሁ። ስለዚህ ይሄን ይመስላል አመሰግናለሁ ማለት ነው። ጨርሻለሁ አመሰግናለሁ

በቤትህ ምን አይነት የቤት እቃዎች አሉ እጅግ በጣም ጥሩ ጥያቄ እና ጥያቄዎችን። ተመርኩዝ የድምጽ ቅጂዎችን ከማድረጌ በፊት መጀመሪያ ጥያቄዎችን በጣም እያደነኳቸው ነው እስካሁን ድረስ ባለን። ልምድ ልምድ እና በጣም የሚበረታቱና በጣም ብዙ ሀሳብ ሊነሳባቸው የሚችሉ በጣም ብዙ ውይይት ሊደረግባቸው የሚችሉ ጥያቄዎች ናቸው እየቀረቡልኝ ያሉት በጣም አመሰግናለሁ። እና ከዛ ባለፈ ወደ ጥያቄ ዋና ሀሳብ ስመጣ ምንድነው? በቤትህ ምን ምን አይነት የቤት እቃዎች አሉ ነው ሚለው ጥያቄው ማለት ነው። እና እኔ በዚህ ሰዓት የራሴ የሆነ የተለየ ቤት የለኝም ያለሁት በዩኒቨርሲቲ ውስጥ ስለሆነ። የተለየ ምጠቀመው የቤት እቃ የለኝም ለምሳሌ የሳሃን ድስት ምናም ብዬ የምዘረዝረው እቃ የለኝም። ያሉኝ እቃዎች አንደኛ ምንድነው ግቢው የሚያቀርብልኝ የመተኛ አልጋ አለ። በቃ ከዛ ባለፈ ጠረጴዛ ወንበር ምናምን ነው ያለው። ግን አንድ የረሳሁት ነገር ደግሞ። እንትን ልብሶቻችንን ምናስቀምጥበት አንድ የልብስ ማስቀመጫ እንትን አለ ማለት ነው ቦታ አለ። ስለዚህ ይሄን ይመስላል እና ነገር ግን በቤተሰብ ወይም ከቤተሰብ ጋር በነበርኩት ጊዜ። በጣም ብዙ የቤት እቃዎችን ለምሳሌ መመገቢያ እቃዎች በጣም ብዙ እጅግ ብዙ እቃዎችን ከመጠጫ እቃ አንስቶ በጣም ከቀላል ቀላል ከሚባሉ ከሲኒ አንስቶ። ትልቅ እስከ ቢፔ ድረስ። ብዙ እቃዎችን ቤት ውስጥ አስተውላለሁ ነገር ግን በዚህ ሰዓት የራሴ የሆነ የተለየ ቤት ስለለኝና በዩኒቨርሲቲ ወይም በመንግስት ትምህርት ቤት ተቋም ውስጥ ስለምኖር። የተለየ መጠቀም እቃ የለኝም ማለት ነው እና ያ የሆነበት ምክንያት ለምን እንደሆነ። ትንሽ ግልጽ አድርጌያለሁ ብዬ አስባለሁ ያም እና የሌለኝ ምክንያት ከዚህ የተነሳ ነው። ስለዚህ። የተለየ እቃ ምጠቀመው የለኝም ያው እንግዲህ የዘረዘርኳቸው ናቸው ጥቂት እቃዎች ይሄ አልጋ ጠረጴዛ ወንበር ልብስ ማስቀመጫ ምናምን ናቸው። ከዛ ባለፈው። ምናድርበት አንድ ሰፊ ክፍል ነው ስለዚህ ምናልባት በትንሹ ከሶስት እስከ ስምንት ሰው ስለሚገባ ለዛ ሁሉ ሰው ተብሎ ሌላ ሚጨመር ተጨማሪ እቃ አይገባም። ቢገባም እነዛ የሚገቡ ተጨማሪ እቃዎች በተማሪዎች ወይም በእኛ። በጎ ፍቃደኝነት ሚገቡ ስለሆኑ። ብዙም ህጋዊ ናቸው ብዬ አላስብም። እና በህገ ወጥ መልኩ ነው ለምሳሌ አሁን ይሄ። ውሃ ማሞቂያ ማሽኖች ምናምን ይገባሉ እና እነዛ የሚገቡት ከግቢው እውቅና ውጪ ስለሆነ ህጋዊ አይደሉም። እና እነዛ እነዛ ናቸው ቢስተዋሉም ሚስተዋሉት እስካሁን ድረስ ባለው ማለት ነው። ስለዚህ እኛ ጋር ግን እንደዚህ አይነት እቃዎች እስካሁን ድረስ የሉም። እኔም በግልጽ ተጠቅሜያቸው አላቅም። ያሉት ቅድም የዘረዘርኳቸው ናቸው። አልጋ ወንበር ጠረጴዛ ልብስ ማስቀመጫ እና በቃ እነዛ ናቸው። ከዛ ባለፈ ደግሞ የረሳሁት እና ከይቅርታ ጋር ያልዘረዘርኳቸው ልብስ ማጠቢያዎቻችን አሉ ልብስ ማጠቢያዎቻችን ሲባል። በሁለት መዘፍዘፊያ። ጀሪካን እና ጆክ ምናምኖች አሉ። ስለዚህ እነዛ ደግሞ ይልል አንዳንድ ጊዜ በጣም አስፈላጊ ላይሆን ይችላሉ ከጎረቤቶቻችን በመዋሰም እንጠቀማቸዋለን ማለት ነው። ስለዚህ እነዛ ናቸው አሁን ደግሞ ቤቱ በቤትህ የሚለው ጥያቄ ትንሽ ቢስተካከልና በቤታችሁ ቢሆን። ሞር ከሞራልየው ከቅድም ካነሳሁት ሀሳብ ጋር ሚጠጋጋ ነው ብዬ አስባለሁ። አመሰግናለሁ

መንዳት ትችላለህ በጣም እጅግ በጣም ጥሩ ጥያቄ እና ከዚህ በፊትም እንዳልኩት ጥያቄዎቹ ለምን እንደሆነ አላውቅም በጣም እጅግ በጣም ማራኪ እና በጣም ብዙ ሀሳብ ሊነሳባቸው የሚችሉ አወያይ አንዳንዶቹ ደግሞ አከራከሪ አንዳንዶቹ በጣም አስቂኝ አንዳንዶቹ ደግሞ በጣም የሚወደዱ በጣም እጅግ በጣም ቢወራባቸው ወይም እኔ በግሌ በጣም ብዙ ባወራባቸው ብዬ የማሰባቸው ግን በሰአት የተገደብኩባቸው ጥያቄዎች ናቸው ያለፍኳቸው ማለት ነው ከዚህ ቀደም በነበሩኝ የድምጽ ቅጅዎች ላይ የገጠሙኝ ጥያቄዎች እና ያሁኑ ጥያቄ ደግሞ ምንድነው የሚለው በጣም ቀላል እና ይሄ በአንዴ የምረዳው አይነት ጥያቄ ሆኖ አግኝቼዋለሁ ብዙ የሚወራበት ነው በጣም ብዙ ደስ ብሎኝ ሀሳቤን ልሰጥበት የሚችል ጥያቄ ነው ጥያቄው ምንድነው የሚለው መንዳት ትችላለህ ወይ ነው የሚለው ማለት ነው ስለዚህ መጀመሪያ መንዳት እችላለሁ ወይም አልችልም የሚለውን ነገር ከማንሳቴ በፊት የሚነዱ እንትኖች አሉ ለምሳሌ በምድር በየብስ ላይ የሚሳቡ ወይ ደግሞ በባህር ላይ የሚሳቡ ደግሞ በአየር ላይ የሚሄዱ አሉ ለምሳሌ አውሮፕላን አለ በአየር ላይ ሄሊኮፕተር ምናምኖች አሉ በየብስ ላይ ሲሆን ደግሞ መኪና ባቡር ሞተር ምናምኖች በጣም ብዙ እንትኖች በምድር ላይ በየብስ ላይ የሚሄዱ ናቸው ማለት ነው በባህር ላይ ሲሆን ደግሞ መርከብ ጀልባ ታንኳ በጣም ብዙ እንትኖች አሉ ስለዚህ እኔ ከነዛ ውስጥ የምችለው በየብስ ላይ ከሚሳበው ለምሳሌ ሳይክል ምናምን እሞክር ነበር በጣም ሙያተኛ የሚባል ልጅ አይደለሁትም ማለት ነው ስለዚህ የምሞክረውም እስካሁን የሚሞከርኩትም ያንን ነው አመሰግናለሁ።

ጮው በብዙ ትወዳለህ ወይም ጮው የበዛበት ምግብ ይመችሃል? እጅግ በጣም ጥሩ ጥያቄ በጣም ግልጽ የሆነና በጣም ብዙ ሀሳብ ሊነሳበት እጅግ በጣም በጥልቀት ተገብቶበት ሊወራበት የሚችል ሀሳብ መሆኑ በጣም እጅግ ደስ ብሎኝ ሀሳቤን እና በዚህ ዙርያ ያለኝን መረዳት እንድሰጥ ብዙ እድሎችን ይሰጠኛል ወይም ሰጥቶኛል ብዬ ነው የማንስበው። እና እስካሁን ድረስ ቀርበውልኝ የነበሩ ርዕሰ ጉዳዮች ላይ ባደረኩት የድምጽ ቅጂዎች ላይ በጣም ብዙ ሀሳቦችን አስቀምጫለሁ እና በዚህኛውም ላይ በጣም ሀሳቡ ግልጽ ከመሆኑና እጅግ የሚያስወራ ወይም ብዙ ሀሳቦች ሊነሱበት የሚችል ከመሆኑ የተነሳ በጣም ብዙ ሀሳቦችን ላስቀምጥበት እችላለሁ ብዬ አስባለሁ። ቀጥታ ወደ ሀሳቡ ስገባ ጨው በብዙ ትወዳለህ ወደሚለው ጥያቄ ስመጣ። ጨው የበዛበት ምግብ አይመቸኝም። በግሌ የማይመቸኝ ምንድነው? ሲባል ጨው የበዛበት ምግብ ለጤናም አይመከርም። በጤናው ዘርፍ ላይ በጣም ብዙ እውቀት አካብተዋል ተብሎ የሚታሰቡ ሰዎች ራሱ ሲጠየቁ ጨው የበዛበት ምግብ ለጤና በጣም አዎንታዊ የሆነ ተጽዕኖ እንዳለውና ማንም ሰው ጨው ሲበዛበት መመገብ እንደሌለበትና ጨውን አመጣጥኖ መጠቀም እንዳለበት ነው። የሚመክሩት የሚሉትም ማለት ነው ሀሳባቸውን የሚያስቀምጡት በዚያ ዙሪያ ያላቸው መረዳትም ይሄ ነው እንደ አጠቃላይ ማለት ነው። በአለም አቀፍ ደረጃ ያሉ ሰዎች እንደዛ አይነት መረዳት ነው ያላቸው። ደግሞ ሲያንስም ያን ያህል ነው አይበላ አይነት ምግብ ነው የሚሆነው። ስለዚህ በቃ ጨውን በተመጣጣኝ መልኩ ሳይበዛም ሳይንስም እንደአስፈላጊው መልኩ ተለክቶ ቢወሰድና ብንጠቀመው በጣም ምግቡም ጣፋጭ ነው የሚሆነው። ምግቡም አይበላሽም በጤናችን ላይ ሌላ ተጓዳኝ የሆነ ቀውስ አያመጣም ማለት ነው። ስለዚህ ጨው የበዛበት ምግብ በአጭሩ አይመችኝም የሚለው መልስ እንደሚሆንና ይሄንን ቅጂ የምታዳምጡና ሰዎችም በጣም ጥሩ የሆነ መረዳት እንደምታገኙ አስባለሁ። ስለዚህ በዚህ ዙሪያ ወይም በዚህ በመጣልኝ ሀሳብ ዙሪያ ያለኝ መረዳት ይሄ ነው በአጭሩ አመሰግናለሁ

ሰላም እንደምን ቆያችህ ይሄኛው በጣም በጣም ብዙ ድምጽ ቅጂ አድርጌያለሁ ስንተኛው እንደሆነ በእርግጠኝነት ባላውቅም ግን ሶስት መቶ አካባቢ እንደሆነ እገምታለሁ። እና ጥያቄው ምንድነው የሚለው ወዴትኛው ቦታ ተጉዘህ ታውቃለህ ነው የሚለው ማለት ነው። ስለዚህ ከዚህ በኋላ በሚኖሩኝ ሁለት እና ሶስት ደቂቃ ውስጥ ይህንን ሀሳብ ተመርኩዤ የህይወት ተሞክሮዬን እካፍላለሁ ማለት ነው። ስለዚህ ከዛ በፊት በጣም ማድነቅ የምፈልገው ምንድነው? ጥያቄ ምርጫዎቻቸው በጣም የሚደነቁ እና በጣም የሚበረታቱ ናቸው። በጣም ብዙ ሀሳብ ሊገኝባቸው በጣም ሊወራባቸው የሚችሉ ስለሆኑ በጣም ብዙ ሀሳቦችን ማስቀመጥ እችላለሁ አልቸገርባቸውም ለማለት ያክል ነው ማለት ነው። ስለዚህ በህይወቴ ወዴትኛው ቦታ ተጉዘህ ታውቃለህ? የሚለውን ጥያቄ ስመልሰው እኔ የምኖረው የተወለድኩበት ስፍራ ደቡብ ክልል ወይም ደቡብ ኢትዮጵያ በቀድሞ ደቡብ ክልል የሚባለው አሁን ደግሞ ደቡብ ኢትዮጵያ የሚባልበት አርበ ምንጭ ነው ማለት ነው። ስለዚህ ከአርበ ምንጭ እዚህ አሁን ያለሁበት አሁን ለተምህርት የመጣሁበት ቦታ ወደ ዘጠኝ መቶ ምናምን ኪሎ ሜትር ነው የሚሆነው። ይሄም ደግሞ የሁለት ቀን መንገድ ምናምን ነው በጣም ሩቅ ተጉዣለሁ ነው ብዬ ነው የማስበው። ከኛ ቤተሰብ ውስጥ አባቴም እዚህ እኔን ሊያደርሰኝ መጀመሪያ አመት ስገባ አብሮኝ መጥቶ ነበር። ነገር ግን እኔ በጣም ርዝም ርቀት ተጉዣለሁ ብዬ ነው የማስበው። በርግጥ ታላቅ ወንድሜም ናዝሬት ወንድ ሚባል ከተማ መጥቷል። እና ሁለታችንም በሚባል ደረጃ በጣም በጣም ትልቅ ርቀት ተጉዘናል ብዬ ነው የማስበው። ስለዚህ የተጓዝኩበት ቦታ ደግሞ አሁን አሁን ያለሁበት ከተማ ምንድነው ጅማ ነው የሚባለው። እዚህም የመጣሁበት ምክንያት በተምህርት ስለሆነ ነው ማለት ነው። እና ለሚቀጥሉት አራት አምስት አመታት ቢበዛ ስድስት አመት ምናምን እንደዚህ ግቢ ውስጥ እቆያለሁ። ስለዚህ ከስድስት አመት በኋላ ጠቅልዬ ወደ ቤተሰብ እመለሳለሁ ማለት ነው። እስከዛ ድረስ እንግዲህ በጣም ጥሩ ጊዜ አሳልፋለሁ ብዬ አስባለሁ ሁኔታዎች ተመችቶኛል እስካሁን ድረስ በጣም ከባድ የሆነ ነገር ያሳለፍኩ አይደለም ማለት ነው። አሁን ባለውበት ሁኔታ ላይ ስለዚህ ይሄን ይመስላል አመሰግናለሁ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ ወይ ለሚለው ጥያቄ በጣም ጥሩ እና አወያይ አመካካሪ ጥያቄ ነው ብዬ አስባለሁ። በዚህን ሰዓት እኔ የስራ ባልደረቦች የሉኝም፣ ለየት ያለም ስራው ስለ ሌለኝም ተማሪ ስለሆንኩት ብዙ ጊዜን እያሳለፍኩ ያሉት በትምህርት ገበተዬ ስለሆነ ማለት ነው። ስለዚህ ሌሎች የስራ ሀለቆች ይሉኝ ሀለቆችም የሉኝም፣ የስራ ባልደረቦችም ይሉኝም። ግን የክላስ ወይም የተመህርት ጓደኞች እና በተመህርት ቤት ውስጥ አብሮኝ የሚያሳልፉ ሰዎች ናቸው ያሉት በዚህ ሰዓት። ከዚህ በፊትም ከስራ አለቃህ ጋር ወይም ከስራ ስራ ከሚያሰራ ሰውዬ ጋር ያለ መስተጋብር ምን ይመስላል የሚል ጥያቄ ተነስቶልኝ ነበር እና ለዛ ጥያቄ የሰጠሁት የድምጽ ቅጂ ለዚህኛው ጥያቄ ከምትሰጠው የድምጽ ቅጂ ጋር በተቀራራቢነት ተዛማጅ ነው የሚሆነው። እና የስራ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለህ ለሚሉ ጥያቄ የስራ ባልደረቦች ስለሌሉኝ እና ወይም በአጭሩ ስራ ስለማልሰራ የስራ ባልደረቦች የሉኝም። ስለዚህ አለኝም የለኝምም አልልም ማለት ነው ግንኙነቱ። ነገር ግን የስራ ባልደረቦች ወይም ስራ እየሰራሁት ብሆን አብሮኝ ከሚሰሩ ሰዎች ጋር የተስተካከለና ጥሩ የሆነ ሰላማዊ መስተጋብር እንደሚኖረኝ ወይም ግንኙነት እንደሚኖረኝ ተስፋ አደርጋለሁ። ምክንያቱም ሌላ ወጣ ያለ ባህሪም የለኝም ብዬ ስለማስብ ማለት ነው። ስለዚህ ለዛ አይነት ነገር የምቸገር ወይም ከብዶኝ የሚታየኝ እሱ አይደሎትም። እሱ እሱን እችልበታለሁ ብዬ ስለማስብ ማለት ነው። ስለዚህ ይሄ ነው በአጭሩ መልስ ያመሰግናሉ።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ ምን ያህል ጊዜ ትሄዳለህ በጣም ጥሩ ጥያቄ ይሄን እንግዲህ ይሄንን ጥያቄ ለዚህ ወይም ለዚህ ጥያቄ የተዘጋጀሁትን የድምጽ ቅጅ ቅንጅ ከማቅረቤ በፊት መጀመሪያ ያሉበትን ሁኔታ በጥቂቱ ላስቃኛችሁና ከዛ በኋላ ወደ ጥያቄው መልስ እገባለሁ ማለት ነው እና በጅማ ዩኒቨርሲቲ ትምህርትን የተከታተልኩ ነው ያለሁት የጊቢ ሁኔታ እንዴት ነው ትንሽ የአካባቢ ሁኔታ በጣም ሞቃታማና ሰሞኑን በጣም ፀሀይ እያስተዋልን ስለሆነ ግቢው የራሱ የሆነ ለየት ያለ መናፈሻ ስፍራ የለውም ከተማው ውስጥ ነው ያለው የተለየ መናፍሻ ስፍራ ባለመኖሩ አይዘወተርም ለመሄድም ትንሽ ራቅ ስለሚል በመኪና ወይም ሌላ መጓጓዝ በመጠቀም ነው እንደዚህ አይነት እንትኖችን የምናገኘው የምንገለገለው ማለት ነው ስለዚህ አሁን ባለውበት ግቢ ውስጥ እንደዚህ አይነት መናፈሻ ስፍራ ወይም እንደዚህ አረንጓዴ ቦታዎች ምናምን ስለሌሉ አልጠቀማቸውም የሉም ማለት ነው። ስለዚህ ነገር ግን ወደ ለእረፍት ቤተሰብ ጋር በምመልስበት ጊዜ በጣም ደስ ደስ የሚሉ ብዙም በርቀት ያልሆኑ ማለት ነው ቅርብ ሰፈር አካባቢ የተለያዩ መናፍሻ ስፍራዎች አሉ ከጓደኞቼም ጋር ብቻዬም እየሄድኩት በጣም በሳምንት ብዙ ጊዜ ጊዜ አሳልፋለሁ ማለት ነው እዛ ስለዚህ በአጭሩ ወደ መናፈሻ ምን ያህል ጊዜ ትሄዳለህ ለሚለው ጥያቄ አሁን በአሁን በዚህ ሰዓት ከሆነ እየሄድኩ አይደለም ነገር ግን ከትምህርት ገበታ ውጪ በምሆንበት ጊዜ በጣም እሄዳለሁ የሚለው መልስ ነው አመሰግናለሁ።

በቤትህ ልዩ የሆነ መቀመጫ አለህ? በጣም ጥሩ ጥያቄ። በቤቴ ውስጥ በጣም የተለየ የሆነ ሌላ ለሌላ አላማ የተዘጋጀ ልዩ ወንበር የለኝም። እና ይህም የሆነበት ምክንያት። ተማሪ ነኝ ተማሪ ደግሞ ለማንበብ የሚሆን ወንበር እና ደግሞ ጠረጴዛ ካለው ሌላ ተጨማሪ ነገር ያስፈልገዋል ብዬ አላስብም ማለት ነው። ስለዚህ ምንድነው? አሁን እዚህ ጋር ለዚህ ጥያቄ መልስ ይሆናል ብዬ የማስበው። ሌላ በዚህ አላማ ብቻ የተዘጋጀ ወይም የማነብበት። የምቀመጥበት እንጂ የተለየ የሆነ ለምሳሌ መመገቢያ ፊልም የማየበት የተለያየ እንደዚህ እንደዚህ በዚህ በዚህ አላማ ብዬ ያዘጋጀሁት ሌላ ወንበር የለኝም። መቀመጫ የለኝም። ስለዚህ በአጭሩ ለዚህ ጥያቄ መልስ የሚሆነው በቤቴ ውስጥ ልዩ የሆነ መቀመጫ የለኝም ነው ማለት ነው። ያም የሆነበት ምክንያት። በጣም ብዙ ምክንያቶች አሉ ለምሳሌ አሁን እዚህ በተመህርት ከቤተሰብ ርቄ ስላለሁኝ እዚህ ቅድም የዘረዘርኳቸው ነገሮች ናቸው ያሉኝ ማንበቢያ። ጠረጴዛና መቀመጫ ወንበር ከዛ የምተኛበት አልጋ ምናምን ነው ያለኝ ሌላ የተለየ ነገር ይልኝ። ነገር ግን ቤት በምሆንበት ጊዜ። ለምሳሌ እራት የሚበላበት ወይም ምግብ የሚቀርብበት የተለየ የሆነ መቀመጫ ሊኖር ይችላል። የሚነበብበት የተለየ መቀመጫ ሊኖር ይችላል ከዛ ደግሞ ቅልል ቅልል ያሉ ስራዎች በሚሰሩበት ጊዜ የራሳቸው የሆነ ቅልል ያለ መቀመጫ ሊኖራቸው ይችላል ማለት ነው። ነገር ግን በዚህ አካባቢ አሁን ባሉበት ስፍራ ላይ ለዚህ ተብሎ የሚዘጋጅ ሌላ ወንበር የለም ማለት ነው። ያ የሚሆንበት ምክንያት ግልጽ ነው። ሁሉም ሰው ሲመጣ አላማው አንድና አንድ ነው። ያ ምንድነው? ትምህርት መማር ወይም ለተምህርት አላማ ብቻ ተብለህ ስለተሰበሰብን ማለት ነው። ወደ ቤተሰብ በምንመለስበት ጊዜ ግን ቤተሰብ የተለያየ አላማ ያለው ሰው የተለያየ ባህሪ ያለው ሰው ስብስቡን ውህድ ስለሆነ። ሁሉም ሰው በተመሳሳይ ግይት የተለያየ ተመሳሳይ ስራ አይሰራም። በተለያየ ጊዜ ውስጥ የተለያየ ስራ የምንሰራ ሰዎች ስለሆንን። ስለዚህ ለተለያየ እነዛን ስራዎች በምንከውንበት ወይም በምናደርግበት ጊዜ ቆመን አናደርጋቸውም ስለምንደክም ለተለያየ ድካም ስለምንጋለጥ ማለት ነው። ስለዚህ እረፍት ማድረግ ይኖርብናል እየተቀመጥን ነው የምንሰራቸው ማለት ነው። ስለዚህ ለዛ ምንድነው የምናደርገው? የራሳችን የሆነ ለዛ ለምንሰራው ስራ አመቼ የሆነ መቀመጫ ወይም ማረፊያ ነገር ያስፈልገናል። አንደኛው ነገር ያ ነው ሁለተኛው ነገር ደግሞ በቤተሰብ ውስጥ ለምሳሌ በጣም እድሜያቸው የገፋ ሰዎች። አሮጊቶች ማዛወንቶች ሌላ ወጣት መቀመጥ በሚችልበት አሁን ከፍ ባሉ መቀመጫወች ላይ መቀመጥ ስለማይችሉ ቅልል ቅልል ያሉ የጀርባ ህመማቸውን የጤናቸውን ሁኔታ ባገናዘበ መልኩ ለነሱ በሚመች ሁኔታ። መቀመጫ ይዘጋጅላቸዋል የተለየ መቀመጫ ማለት ነው ጤናማው ሰው ከሚጠቀመው የተለየ መቀመጫ ይበጅላቸዋል። ስለዚህ አንደኛው ያ ነገር ነው ሌላኛው ነገር ደግሞ ያላረጁ ነገር ግን በተለይ ጤና አክል ውስጥ ያሉት ለምሳሌ እግራቸው ፓራላይዝድ የሆነ እግራቸው መንቀሳቀስ የማይችሉ ሰዎች ይሄ የሚገፋ ጎማ ያለው ወንበር የሚዘጋጅላቸው መቀመጫ ይዘጋጅላቸዋል ማለት ነው። ስለዚህ ይቅርታ ምናልባት ከርዕሰ ጉዳይ ከወጣው ነገር ግን። በዚህ ሰዓት ላይ እኔ ወደ ራሴ ስመጣ የራሴ የሆነ ቤት የለኝም። የራሴ የሆነ ቤት የሌለኝ ምክንያት ለምንድነው? ሲባል በዚህ ሰዓት ለተመህርት ብዬ ከቤተሰብ በጣም ወደ ዘጠኝ መቶ ምናምን ኪሎ ሜትር ርቂ ስላለሁት በዚህ በዚህ ስፍራ ላይ የራሴ ሆኖ የተለየ መቀመጫ ለማዘጋጀት የተለየ ሀሳብ አላስብም ምክንያቱም። ስመጣ አላማዬ አንድና አንድ ነው። እሱ ምንድነው? ቅድም በሚገባ ዘርዝሬያለሁ አስረድቻለሁ ግልጽ አድርጌያለሁ ብዬ አስባለሁ ትምህርትና ትምህርት ስለሆነ ማለት ነው። ስለዚህ በዚህ ሰዓትላይ ሌላ እንደዚህ አይነት ኮትታ ኮትቶችን መጨመር ራስን እንትን ማወዛገብ እና ጊዜን ማባከን ነው ብዬ ስላሰብኩት እንደዚህ አይነት ነገሮችን ለማዘጋጀት ብዙም ትኩረት አልሰጠሁትም ማለት ነው። ስለዚህ በዚህ ሰዓት ላይ ባጭሩ እንደዚህ አይነት ነገሮችን ለመሰብሰብ ብዙም ዝንባሌ ወይም ጊዜውም ፍላጎቱም የለኝም። እና ወደፊት የራሴ የሆነ ነገር በሚኖረኝ ጊዜ ወይም የራሴን ጎንጆ በምቀልስበት ጊዜ የኔ የሆነ ነገር በማገኝበት ጊዜ ያኔ እንደዚህ እንደዚህ አይነት ነገሮችን በተለያየ አላማ አዘጋጀዋለሁ ብዬ አስባለሁ። ስለዚህ ግን በአጭሩ በዚህ ሰዓት ላይ የራሴ የሆነ ልዩ መቀመጫ አለህ ለሚለው የለኝም ነው ማለት ነው። መልሲ ስለዚህ በዚህኛው ሀሳብ ላይ ያለኝ መረዳቱም የድምጽ ቅጂ ይህንን ይመስላል ምናልባት በጣም ካበዛው ከረዘመ ይቅርታ እጠይቃለሁ ማለት ነው። ስለዚህ በዚህ አቋጫለሁ አመሰግናለሁ ማለት ነው። ስለዚህ እስካሁን ካረኳቸው የድምጽ ቅጂወች ሁሉ ትልቁ ይሄ ነው። ታንኪው

ስማርት ፎን ትጠቀማለህ ወይ? የሚል ጥያቄ ነው የቀረበልኝ በስተመጨረሻ አካባቢ ያው የስልኬም ባትሪ በጣም በሚገርም ሁኔታ እየቆሰቆሰ ነው የሚገኘው ሊዘጋብኝም ስለሆነ። ምናልባት ከቻልኩት በዚህኛው የድምጽ ቅጪ አበቃለሁ ወደ ሶስት ደቂቃ ከቸልኩት አራት ደቂቃ ሀሳቤን አንዛዝቼ አራዝሜም ወደ አራት ደቂቃ እንደምንም አድርጌ እቀዳና እበቃለሁ ማለት ነው። ወደ ጥያቄው ልምጣ እና መጀመሪያ ጥያቄውን ይሄ ሰው ሰራሽ ክህሎት በሚያዘጋጅበት ጊዜ ደባልቆታል ወይም ሌላ ባዕድ ቋንቋ ተጠቅሟል ብዬ ነው የማስበው በርግጥ ይሄው ቋንቋ የለም። ነገር ግን እኔ ለመስራት ከተመዘገብኩበት ቋንቋ ሌላ ቋንቋ ተጠቅሟል ስማርት ፎን በሚለው ማለት ነው። ስለዚህ ስማርት ፎን በሚለው ፈንታ ምንድነው? ዘመናዊ ስልክ ትጠቀማለህ ቢል ወይም ጥያቄው በዛ ቢተካ በጥቂቱ ወይም በደንብ የሚገባ ይገልጸዋል ብዬ አስባለሁ። ስለዚህ በዛ አስተካክዬ ለራሴ እጠቀመዋለሁ ማለት ነው። ዘመናዊ ስልክ ትጠቀማለህ ለሚለው ጥያቄ። ምንድነው? መልሴ በግልጽ ያው አዎ ነው የሚሆነው። ምክንያቱም ለምን ሲባል በዚህ ሰዓት አለማችን ያለችበት የቴክኖሎጂ በጣም አስገራሚና አስደናቂ የሆነ ፈጣን እድገት። እና ደግሞ ሰው ለቴክኖሎጂ ያለው አስገራሚ ዝንባሌ በጣም እጅግ የሚደነቅና የሚገርም ከመሆኑ በላይ። በዚህ ሰዓት በጣም ከህፃናት ገና ህፃናት ወደ ትምህርት አላም ውስጥ ያልተቀላቀሉ ልጆች ሳይቀር በጣም ዘመናዊ እቃዎችን የቴክኖሎጂ ውጤቶችን መጠቀም ያዘወትራሉ ማለት ነው። ስለዚህ ከዛ የተነሳ እኔም በዚህ ሰዓት ላይ ስማርት ስልክ ተጠቃሚ ነኝ አመሰግናለሁ